እሺ እ ሰላም ጤና ይስጥልኝ እ ይሄን ለማብራራት ስንት ስለፈቀዳችሁ ሳንቲም ትቆጥባለህ አዎ ሳንቲም እቆጥባለሁ። በተገቢው መጠን እኔ የማገኘውን ሳንቲም የምቆጥበው እ በተገቢው መንገድ ነው። ሳንቲም እቆጥባለሁ። ለምሳሌ ኦኬ ኦኬ እ የምቆጥበው ሳንቲሜን እቆጥባለሁ እ ብዙ ጊዜ እ የምጠቀምበት በአላማ ነው በአላማ እጠቀምበታለሁ። ይሄ ነው ሳንቲም አቆጣጠብ በጣም አስፈላጊ ነው። የሰው ልጅን ህይወት በ ጥሩ መንገድ ለመምራት ሳንቲም መቆጠብ በጣም አስፈላጊ ነው። አዎ ሳንቲም መቆጠብ አለው ሳንቲም እምቆጠበው ህይወቴን አቅጄ አልሜ ብዙ ችግሮችን ለማስወገድ ሳንቲም እቆጥባለሁ። ቤት ለመስራት መኪና ለመግዛት እ ቤተሰቦችን ከ ለመምራት በንጹህ ሁኔታ ለመምራት ሳንቲም እቆጥባለሁ በጣም አስፈላጊ ነው። ሳንቲም መቆጠብ በጣም አስፈላጊ ነው። ስለዚህ ሳንቲም እቆጥባለሁ በተቻለ መጥተው ሳንቲም መቆጠብ በጣም አስፈላጊ ነው። ምክንያቱም የሰው ልጅ ሂሳቡን ተቆጠበ ገንዘብ ከቆጠበ ህይወቱ ያማረ የሰመረ እ ቤት ይገዛል። እ ስለዚህ እኔ ቤት እ ለመግዛት እ መኪና ለመግዛት ቋሚ ንብረት ልማፍራት እ ሳንቲም መቆጠብ የግዴታ ነው። ብር መቆጠብ አለብኝ ስለዚህ የቁጠባ መንገዶች ሁለት አይነት አሉ። አንደኛ እ ከ ባንክ ላይ እቆጥባለሁ። ሁለተኛ ቤቴ እቆጥባለሁ ስለዚህ የለት ፍጆታዬን ለመጠቀም ወይም የለት ፍጆታዬን መጠቀም ቤቴ እቆጥባለሁ። ግን ለቋሚ ንብረት ለመግዛት ለምሳሌ መኪና ለመግዛት ቤት ለመግዛት እነሱን ታሳቢ አድርጌ ለመግዛት። አሁን በተለይ እኔ እ እኔ እ የወደፊት እቅዴ ቤት ለመግዛት ነው። ስለዚህ ቤት ለመግዛት ምን አደርጋለሁ? እቆጥባለሁ ስለዚህ እ ቤት ቆጥቤ ብሬን ቆጥቤ ቤት ለመግዛት እ ምን አደርጋለሁ ሳንቲም እቆጥባለሁ። ስለዚህ ለምሳሌ እኔ አሁን የመንግስት ሰራተኛ ነኝ። ስለዚህ ከሚደርሰኝ በፐርሰንት አከፋፍዬ የሆነውን ፐርሰንት ለዚህ የሆነውን ፐርሰንት ለዚህ ለቤት ፍጆታዬ ሁለት ሶስት ቤተሰብ አስተዳድራለሁ። የሶስት ከራሴ ጋር አራት ቤተሰብ ነው ለማስተዳድረው ስለዚህ እሱን ለማስተዳደር የግድ እ ብር መቆጠብ እ አስፈላጊ ነው። ብር መቆጠብ አስፈላጊ ነው። ስለዚህ እ እሱን ምን አደርጋለሁ እቆጥባለሁ? አዎ ብር እቆጥባለሁ በተገቢው መጠን ያገኘሁትን ብር በስርዓት እቆጥባለሁ። ስለዚህ እ በጣም አመሰግናለሁ ይሄን ጥያቄ ስለጠየቃችሁኝ ምክንያቱም በጣም አንገብጋቢ እና በጣም አስፈላጊ ጥያቄ ስለጠየቃችሁኝ ይሄኛው ጥያቄ በጣም አመሰግናለሁኝ እናንተም ግባት ከሆናችሁ አዎ ቤት ብር ቤቴ እቆጥባለሁ አመሰግናለሁ። እ ብር በመቆጠብ የፈለጉትን መግዛት ይቻላል። ብዬ አምናለሁ ለምሳሌ ቤት ለመግዛት መኪና ለመግዛት እ ቋሚ ንብረት ለመግዛት እነዚህን ነገሮች ለመግዛት የግዴታ ሳንቲም እ መቆጠብ በጣም አስፈላጊ እ ነው። ብዬ ስለማምን እቆጥባለሁ ለማለት ነው።

እሺ ምን ያህል ጊዜ መጽሐፍ ታነባለህ? መጽሐፍ የማነበው ብዙ ጊዜ መጽሐፍ አነባለሁ። ለምሳሌ: ከቀን ከቀን ወደ ቀን መጽሐፍ የማንብበት መንገድ የተለያየ ነው። ለምሳሌ: ከአንደኛ ክፍል ጀምሬ እስከ አስራ ሁለተኛ ክፍል ስማር መጽሐፍ የማነበው በትንሹ ቀን ቀን ነበር የማነበው። ቀን በተቻለ መጠን ቀን ትምህርት ቤት እውላለሁ። ትምህርት ቤት በምውልበት ሰዓት ለምሳሌ: ሁለት አይነት ፈረቃ አለን። ከሁለት ሰዓት እስከ ስድስት ሰዓት እንማራለን። ስለዚህ መጽሐፍ የማነበው ከስምንት ሰዓት ከትምህርት ቤት ከተመለስኩ በኋላ ከስምንት ሰዓት እስከ አስራ አንድ ሰዓት ድረስ ያለውን ጊዜ ቢያንስ በቀን ከሶስት ሰዓት ያላነሳ መጽሐፍ ጋር አገናኛለሁ። አሁን ያለሁት አሁን መጽሐፍ የማነበው በትንሹ ከቀን በቀን ከሶስት ሰዓት ማለቴ ከ ከስድስት ሰዓት ያላነሰ መጽሐፍ አነባለሁ። ምክንያቱም እኔ መምህር ነኝ። መምህር እንደመሆኔ መጠን መጽሐፍ የማነበው ቢያንስ የማስተምርበትን መጽሐፍ አነባለሁ። ሌላ የመዝነኛ መጽሐፍ አነባለሁ። ሌላ ከተለያዩ ድረ ግንጾች ዜና ሊሆን ይችላል። የተለያየ ሪሰርች የተሰሩ መጽሐፎች ሊሆኑ ይችላሉ። የተለያዩ ታሪኮችን የሚሰበኩ መጽሐፎችን ሊሆን ይችላሉ። እንደ መዝናኛም ስለምትጠቀምበት በተቻለ መጠን ብዙ መጽሐፎችን አነባለሁ። እንደ መምህርነቴ የተለያየ መጽሐፍ ጸሐፊዎችን ጽሁፍ አነባለሁ። እንደዚህ እንደዚህ እያደረኩ እሰራለሁ ይሄ ነው የኔ መጽሐፍ የማነብበት መንገድ ይሄ ነው። ስለዚህ መጽሐፍ ማንበብ ብዙ ጥቅሞች አሉት። ለምሳሌ: የሌላ ሰው የህይወት ልምድ ለመቅሰም። ወይም ችግሮችን ለማየት። እና ለችግሮች መፍትሄ ለማግኘት መጽሐፍ ማንበብ ጥቅም አለው። ሁለተኛ ይሄ ጭንቀትን ለማስወገድ እጠቀምበታለሁ። መጽሐፍ የማነበው ብዙ ጊዜ መጽሐፍ አነባለሁ። መጽሐፍ የማነብበት መንገድ ደግሞ ችግሮችን ወይም ደግሞ ይሄ በእንግሊዘኛ ስትረስ የሚባለውን እሱን ለማስወገድ መጽሐፍ አንደኛው መንገድ ስለሆነ አነባለሁ። ሌላኛው መጽሐፍን የምትጠቀምበት ለማንበብ የምትጠቀምበት መንገድ ምንድነው ብዙ ጊዜ ከሰው ጋራ ለመገናኘት አንብቤ በእውቀቴ ኩሩ ለመሆን መጽሐፍ አነባለሁ። ስለዚህ በተቻለ መጠን መጽሐፍን ከቀን ቢያንስ ከሀያራቱ ሰዓት ስድስት ሰዓት አነባለሁ። ከሳምንት ቢያንስ ቢያንስ እሁድን ትቼ ስድስቱን ቀን ቢያንስ በትንሹ ስድስት ሰዓት አነባለሁ። ስለዚህ በወር በአጠቃላይ ወደ ሃያ ስድስት ቀን አካባቢ ለስድስት ሰዓት ያህል ከመጽሐፍ ጋር እገናኛለሁ። ይሄ የኔ የመጽሐፍ እንትኔ ነው። ግንኙነቴ ነው። ስለዚህ መጽሐፍን በእነዚህ መንገዶች የማነብበት መንገድ ነው። ስለዚህ በተቻለ መጠን መጽሐፍን በዚህ መልኩ አነባለሁ ብዬ አስባለሁ። ይሄ ነው የኔ የመጽሐፍ ግንኙነቴ ስለዚህ መጽሐፍ ማንበብ በጣም ጠቃሚና በጣም አስፈላጊ ነው። ስለዚህ መጽሐፍን አነባለሁ ሁልጊዜም አነባለሁ ቀን ተቀን ቢያንስ ለስድስት ሰዓት ቀድም እንደነገርኳችሁ ለስድስት ሰዓት አነባለው። በሳምንት ቢያንስ ስድስት ጊዜ ከመጽሐፍ ጋር እገናኛለሁ። ስለዚህ የኔ የእለት ከእለት ግንኙነቴ መፅሀፍን በማንበብ ነው ማለት ነው። ስለዚህ አመሰግናለሁ። በተቻለ መጠን መጽሐፍ ማንበብ ለሰውም ለልጆቼ ለምሳሌ: ልጆቼን በተቻለ መጠን እመክራቸዋለሁ መጽሐፍ እንዲያነቡ። ቢያንስ ቀን ትምህር ቤት ይውላሉ ትምህርት ቤት ውለው ከመጡ በኃላ እኔ መፅሀፎችን እንዲያነቡ እጋብዛቸዋለሁ። ይሄ ነው። የእኔ የመፅሀፍ ግንኙነቴ በጣም የተቆራኘ ነው። ስለዚህ ብዙ ግዜ መፅሀፍን አነባለሁ። ድሮም ከድሮ ጀምሬ አሁንም ሌላኛው መጽሐፍን የምትጠቀምበት ለማንበብ የምትጠቀምበት መንገድ ምንድነው ብዙ ጊዜ ከሰው ጋራ ለመገናኘት አንብቤ በእውቀቴ ኩሩ ለመሆን መጽሐፍ አነባለሁ ስለዚህ በተቻለ መጠን መጽሐፍን ከቀን አነባለሁኝ ስለዚህ በተ ስለዚህ በጣም አስፈላጊ እና ጥቅም ስላለው መፅሀፍ በጣም አስፈላጊ ነው። ሁልግዜም እያነበብኩ ነው። አነባለሁም ወደ ፊትም አነባለሁ ብዬ ተስፍ አደርጋለሁ። ይሄ ነው የእኔ የእንትኔ

ኦኬ ልቀጥል። የቀን መቁጠሪያ ትጠቀማለህ? እኔ የቀን መቁጠሪያአልጠቀምም። ምክንያቱም ቀኖችን አውቃቸዋለሁ። ቀኖችን ስለማውቃቸው፤ የቀን መቁጠሪያ የሚባለው ለምሳሌ ይሄ ባንኮች የሚጠቀሙት እያንዳንዱ ቀን ተጽፎ ምን ታደርጋለህ? በእያንዳንዱ ፕላንድ ተደርጋ ወይም ደግሞ ታቅዳ ምተሰራበት እንደዚያ አይነት የቀን መቁጠሪያ አልጠቀምም። ነገር ግን ብዙ ጊዜ አነባለሁ። የቀን መቁጠሪያ የቀን መቁጠሪያ ቀንን ለመቁጠር ምንም አይቸግረኝም። ሁልጊዜም አሁን ቀኑ ዛሬ ብትጠይቀኝ አስታውሳለሁ። ሁልጊዜ የቀን መቁጠሪያ በጭንቅላቴ ውስጥ ስለተሳለ ጭንቅላቴ ውስጥ ነው የያዝኩት። ስለዚህ አሁን ዛሬ ለምሳሌ ቀኑን ብትጠይቀኝ ቀኑን እናስታውሳለን። በፈረንጆች ብትል በፈረንጆች። ምክንያቱም የኛ ቀንና የፈረንጆች ቀን ይለያያል። ብዙ ብዙ ጊዜ ያነው ግራ የሚያጋባኝ እንጂ ቀኑን በብዛት ስለማውቀው ብዙም አያስቸግረኝም። ስለዚህ ያው ለምሳሌ ዝም ብለህ በድንገት ብትጠየቀኝ ቀን ዜሮ አምስት ወር ጥር ዓመተ ምህረት ሁለት ሺህ አስራ ስምንት የኢትዮጵያ ነገር ግን የእንትኖችን ለመጠቀም የፈረንጆችን ለመጠቀም መቀየሩ ስለሚያስቸግረን ለምሳሌ ሞባይሌ ላይ ያለው ሞባይሌን ብዙ ጊዜ የምትጠቀመው የቀን መቁጠሪያ ከመጠቀም ይልቅ ብዙ አይነት መንገዶች አሉ። ቀኑን በቀላሉ ለማወቅ ሞባይሌን ማየት በቂ ነው። ስለዚህ ብዙ አማራጮች አሉ። ብዙ አሁን ለምሳሌ ብዙ ጎግል ማድረግ ይቻላል። በጎግል ላይ ሄዶ ምን ማድረግ ይቻላል በሰርሽ ይቻላል። ሞባይል በራሱ በራሱ አንድ ግዜ አንድ ጊዜ አስተካክለህ ቀኑንና ዓመተ ምህረቱን ከሞላህለት ቀን መቁጠሪያ መጠቀም ቀን መቁጠሪያ መጠቀም አላስፈልግም ማለት ነው ስለዚህ የቀን መቁጠሪያ አልጠቀምም እኔ እንደ አጠቃላይ የምጠቀመው ሞባይሌን እጠቀማለው በጭንቅላቴም ብዙ ጊዜ ስለማውቀው ብዙ ነገሮችን ስለምሰራበት አውቀው በእጄ ስለሆነ ይሄን ያህል ይሄ ቀን መቁጠሪያ ቀን መቁጠሪያ አልጠቀምም ቀን መቁጠሪያ ቀን መቁጠሪያ የምላቸው መሳሪያዎችን አልጠቀምም ብዙ ጊዜ የምጠቀመው ግን ሞባይሌን ለምሳሌ ብዙ ጊዜ እኔ ከ ከውጭ ሀገር እንትኖች ጋር ግንኙነት ስላለኝ የቀን መቁጠሪያ ከመጠቀም ይልቅ ሞባይሌን እጠቀማለሁ በዚህ ነው የምጠቀመው ቀንን ለመቀየር ወይም ቀንን ለማወቅ ዓመተ ምህረትን ለማወቅ የኢትዮጵያ ቀን ብዙ ጊዜ አያስቸግረኝም ይሄ ነው እንትኑ በተቻለ መጠን ግን የቀን መቁጠሪያ ከመጠቀም በአእምሮ በአእምሮዬ ይዤ ምን አደርጋለሁ እንትን አደርጋለሁ ስለዚህ ይሄ ነው እንትን የማደርገው ነገር እንጂ የቀን መቁጠሪያ ብዙ ጊዜ አልጠቀምም የቀን መቁጠሪያ አልጠቀምም የቀን መቁጠሪያ መጠቀም ማለት ወጪ አለው ያን ያህል ወጪም ሊኖረው ይችላል እንትንም አለው የግድ የቀን መቁጠሪያዎችን ማግኘትም አስፈላጊ ነው ስለዚህ እነዛ እነዛ ችግሮችም ስላለ በተቻለ መጠን ሞባይሌን እና አእምሮዬን ተጠቅሜ ቀኖችን አስታውሳለሁ ማለት ነው ነገር ግን እንደ ባንኮች ይሄ ቀን ይሄ ቀን ይሄ ቀን ይሄ ቀን የለም የተጻፈ ነገር የቀን መቁጠሪያ አልጠቀምም እንደ አጠቃላይ ይሄ ነው የኔ እስካሁን ድረስ የምጠቀምበት መንገድ ወደፊትም ይሄንን እቀጥላለሁ ብዬ አስባለሁ ስለዚህ የቀን መቁጠሪያ ጥቅም አለው ምክንያቱም ቀን በቀላሉ ማያውቅ ሰው በቀላሉ አይቶ ቀኑን መቁጠር ይችላል ማለት ነው ለምሳሌ ዓመተ ምህረት በርግጥ አእምሮ ፈጣን ላልሆነ አሁን ለምሳሌ የቀን መቁጠሪያ የሚያስፈልግበት እንትን አለ የኢትዮጵያን የቀን ወደ ፈረንጆች ወይም ወደ ውጭ ሀገር ይሄ የግሪጎሪያን ካሌንደር ምንለው አለ አይደል ወደ እሱ ለመቀየር ግን ምን ያስፈልገናል የቀን መቁጠሪያ ያስፈልጋል ስለዚህ ያኔ የቀን መቁጠሪያ ብናገኘው በጣም አሪፍ ነው ነገር ግን እኔ እንደ እንዳጠቃላይ ይሄ የቀን መቁጠሪያ አልጠቀምም ይሄ ነው የኔ እንትኔ በተቻለ መጠን ግን የቀን መቁጠሪያ አልጠቀመም ነው የምላችሁ ወይ እኔ አመሰግናለሁ በተቻለ መጠን የቀን መቁጠሪያ ላለመጠቀምም እሞክራለሁ ምክንያቱም ጭንቅላቴን ማስፋት እና አሁን ወሮች ፈረንጆች ወር በጣም ስለሚቀያየር ነው እንጂ ስልኬን የማየው መቀየር ቀይረዋል አንድ ጊዜ አእምሮዬን እንትን ካልኩት ስለዚህ በተቻለ መጠን እኔ የቀን መቁጠሪያ አልጠቀምም በአጠቃላይ የቀን መቁጠሪያ አልጠቀም በሚለው ቢያዝልኝ መልካም ነው አመሰግናለሁ ይሄ ነው የኔ የህይወት ታሪኬ የቀን መቁጠሪያ ትጠቀማልህ ለሚለው ጥያቄ መልሴ የቀን መቁጠሪያ አልጠቀምም ነው የምጠቀመው ይልቅ ሞባይሌን እና ስልኬን ብቻ ነው እና አምሮዬን እጠቀማለሁ